አዎ ስጦታ መስጠት በጣም ነው የምወደው። ምክንያቱም ስጦታን መስጠት የመሰለ ነገር የለም። ለአንድ ሰው ጥሩ ነገር ላደረገው ወይም ሲሰራው ለቆየው ነገር ስኬታማ ሲሆን ስጦታ ይሰጣል። በአስተዳደር ሊሆን ይችላል በሌላ የጉልበት ስራ በመስራት ሊሆን ይችላል ጥሩ ነገር ሲሰራ ለሰው ልጅ ለሞራሉ ሲባል የሚሰጥ ስጦታ ነው። በጣም አስደሳች ነው። ግን ዋናኛው ስጦታ ሲባል ለምሳሌ ሴትና ወንድ ፍቅር ከሆነ ለፍቅር ስጦታ የሚሰጥ ራሱን የቻለ አበባ አለ። አብዛኛው ተለመደ ይሄን ነው። ለፍቅረኛው አበባ በመስጠት ነው የሚያሳልፈው አብዛኛውን ሰው ይሄ ነው ስጦታ። እንደኔ ለምር ትሰጣለህ አዎ እሰጣለሁ። ለፍቅረኛ ስጦታ የማይረሱ ነገር ቀላል ሊሆን ይችላል ወይም በዛ ያለ ወጪ ያላቸው ሊሆን ይችላል። ብር የሚያስወጡህ እንደ ወርቅ እንደ አበባ አይነት ሊሆን ይችላል ወይም የአንገት ሀብል ሊሆን ይችላል። ግን በልጅት ላይ ወይም በልጁ ላይ እንዳይረሳ ይሄን ሰጥቶኛል ያን ባየን ቁጥር እንድናስታውስ እንዳያረግም። ጥሩ ስጦታ መስጠት ያስፈልጋል እና እኔም የምሰጠው ደስ እያለኝ የምሰጠው ነው። ሌላው ለቤተሰብ ልትሰጥ ትችላለህ ለእናት ለአባት ለወንድም ለአክስት የሚሰጥ ነው ስጦታ አስደሳች ነው። ለምን ቢባል ያ ሰው ላደርገው ይሄን ያህል ይሄን አድርገህልኛል ተብሎ እንደ ምስጋና። ያ ስጦታ ለሰራው ስራ ከሆነ አሁን ለምሳሌ የምትሰጠው ስጦታውን ያ ስጦታ ባየ ቁጥር እንዴ ይሄን ጥሩ ነገር ሰርቼ ነው እንዴ እንዲል። ያ ሰውዬ ጥሩ ደስታ እንዲሰማው ስለሆነ የሚያደርግ። አንዴ የምሰራው ስራ ጥሩ ነው እንዴ ይሄን ስጦታ እማ የሰጡኝ ጥሩ ስለሆነው ነው ብሎ በዛው ስራ እንዲቀጥል ለማድረግ ለማበረታታት ስለሚጠቅም ሱጦታን መስጠት በጣም ነው የምወደው። ሌላው በተለይ ለፍቅረኛ ለፍቅረኛ የሚሰጥ ስጦታ ወሳኝ ነው። ምክንያቱም ያቺ የተሰጠች ቀላል እቃም ልትሆን ትችላለች። ቀላል ቁስ የሆነ በቃ ልብስ ሊሆን ይችላል ቀለበት የአንገት ሀብል ሊሆን ይችላል። ግን ለዛ ለሚሰጠው አካል በጣም አስፈላጊ ነው ምክንያቱም ያንን ባየ ቁጥር ይሄ እኮ የእሱ ስጦታ ነው እየተባለ ከልብ እንዳይወጣ ያደርጋል። እና እኔ ስጦታን በጣም እደግፋለሁ። እንዲሰጥ ለቤተሰብ ለቤተሰብ የሚሰጥ የመውደድ መውደድህን ለመግለጥ ለእናት ሊሆን ይችላል ለአባት ሊሆን ይችላል። እንዴት እንደምትወዳቸው ያንን የመውደድን ምልክት ለመግለጽ በጣም አስደሳች ነው ስጦታ ስጦታ መስጠት አስደሳች ነው። ምክንያቱም ያ ስጦታ ስትሰጥ እንዴ ይሄን ያህል ይወደኛል እንዴ ተብሎ ከዚህ በፊት የነበራቸውን ፍቅር በጣም በበለጠ ፍቅራቸውን ለመለገስ ፍቃደኛ ይሆናሉ። በስራ ምክንያት የሸለምነው ከሆነ ወይም ያስጦታ በስራ ምክንያት የተሰጠው ከሆነ እንዴ ይሄን ያህል ደግ ነኝ እንዴ? ይሄን ያህል ሀገርን ህዝብን ቤተሰብን እያገለገልኩ ነው እንዴ ብሎ በዛ በነበረበት የስራ ሁኔታ እንዲቀጥል ሞራል የሚሰጥ ነው። ስለዚህ እኔ ስጦታ በጣም አስፈላጊ ነው የምወደውም ነው። ሌላው ላይ ስንሄድ አሁን ስጦታ ተማሪ ሊሆን ይችላል ሲመረቁ ለምሳሌ ኬጅ ሶስት አመት ትምህርት ቤት ቆይተው ሶስት አመት ተምረው ኬጅ ሲመረቁ ስጦታ ይሰጣል። ያን ስጦታ ለኬጅ ተማሪዎች ወይም ለህፃናቶች ሰጠናቸው ማለት እንዴ እኔ ጎበዝ ነኝ እንዴ ብለው ገና ሀ በለው ትምህርቱን ሲጀምር። ሞራል ስለሚሆናቸው ወይም አእምሯቸው በቃ የሆነ ደስታ ይሰማችኋል እንዴ ትምህርት እንደዚህ ጎበዝ ሆኜ ነው። ትምህርት አስፈላጊ ሆኖ ነው በቃ የሆነ ራሳቸውን እንዲጠይቁ ለሚቀጥለው አንደኛ ክፍል ሲገቡ ሁለተኛ ክፍል ሲገቡ በጣም ሀይለኛ ሞራል ስለሚሆናቸው ስጦታ አስፈላጊ ነው። እንደ ዩኒቨርሲቲ ስንሄድ አንድ ሰው ተመርቆ ሲወጣ ስጦታ ይሰጣል አበባም ሊሆን ይችላል የሀብታም ልጅ ከሆነ ደግሞ መኪና ይሰጠዋል። ወይም ቤት ሊሰጠው ይችላል እንደየ ስጦታው ይለያያል። ግን መኪና ስለሰጠህ አበባ ስለሰጠህ ስጦታው ትንሽ ነው ማለት አይደለም። ስጦታ ልብህን የሚሰማህን ነገር የ የመግለጫ እንጂ ይሄን ያህል ውድ ነው ይሄን ያህል ርካሽ ነው ተብሎ አይደለም ግን ልብህን በቃ እውነት ደግፎኛል የሚለውን ለማየት እንጂ። ትንሽ ነው ትልቅ ነው አይደለም እና ስጦታ በጣም ጥሩ ነው። እምል